አዎ ገመድ ተጠቅሜ አውቃለሁ ያው እንግዲህ ገመድ በብልብዙ መንገድ ነው የምጠቀመው አንደኛ አስረች። ያው ልብሶቹን ለማስጣስ እንደገና ደግሞ እንደገና ገመድ ደግሞ ስፖርት ለመስራት እንደዚህ ጠዋት ጠዋትን ገመድ እጠቀማለሁ። ትመሳሳይ ለሌሎች መንገዶች ያው ለማንሰር ለተለያዩ መንገድ ግመድ እጠቀማለሁ

በበጋ ወቅት ምን ታደርጋለህ የሚለውን ያው በበጋ ወቅት ብዙ አይነት ስራዎች ነው ያሉት። ያው ከክረምት ሰርተን ያሳለፍናቸው ነገሮች በበጋ ውስጥ የምንሰበስባቸው እህሎች አሉት ሌሎች የተለያየ ነገሮች በገጠራ በከተማ አካባቢ ከሆነ ደግሞ ያው እንግዲህ የቀን የቀን ስራ ሊሆን ይችላል።

ያው እድለኛነት የሚገለጸው ያው በተለያዩ መንገድ ነው በሎተሪ መልክ ከሆነ ሁሉ ዲቪ እሞላለሁ ሎተሪ እሞላለሁ ምንም እድለኛ አይደለሁም፤። በራሴ ሰርቼ የማመጣው ጥሬ ግሬ የማገኘው ነገር ግን ያው በራሴ በተፈጥሮ በተሰጠኝ ስጦታ ግን ደግሞ እድለኛ ብዬ አምናለሁ በሌላ ከዛ ውጪ ግን አይደለሁም።

ከምወዳቸው የመጠጥ አይነቶች ያው እንግዲህ ውሃ እንደ አንድ አይነት እንደ አንድ መጠጥ ብንወስድ ውሃ በጣም እፈልጋለሁ ለጤናም ጥሩ ነው። ከዚያ ቀጥሎ ግን ልስልስ ያሉ የመጠጥ አይነቶች እንደ ስፕራይት እና ያው ምሬንዳ የምወዳቸው የመጠጥ አይነቶች ናቸው።

የድሮ ፎቶዎቹ በጣም ነው የምይዘው፤ ያው በትንሽ ፎቶግራፍ ይሁን የጓደኞቼም ይሁን የምናምን ይሁን የሁሉንም ፎቶዎቹ በደንብ አድርጌ ነው የምይዘው በብዛት የድሮ ፎቶዎችን በ አስቀምጬ ይዣለሁ አዎ ትይዛለህ የሚለው ነገር አዎ የድሮ ፎቶዎች ይዛለሁ።

ያው በዚህ ጊዜ ማታ የሚሰማው ድምጽ ያው ያው ድምጽ የለም። ያው ምክንያቱም ያው እንግዲህ ሁሉም ሰው ይተኛል ሁሉም ሰው ጸጥ ያለ ነው። ግን አንዳንዴ ጊዜ ደግሞ ያው የሙዚቃ የሙዚቃ የዘፈን የመዝናኛ የመዝናኛ ነገር ያለበት ድምጽ ይሰማል።

ወደ የትኛው ቦታ ተጉዘህ ታውቃለህ? የሚለውን ያው ወደ ተለያዩ ቦታ ተጉዤ አውቃለሁ የታሪካዊ ቦታ ለመጎብኘት እንደገና ደግሞ የሃይማኖታዊ የሚሰበክባቸውን ታሪካዊ እንደ ደብረዳሞ እንደ ግሼን ማርያም ደላሊ በላይ የሚባል የሚሉ የሃይማኖታዊ ባገራችን ውስጥ ያለ ሃይማኖታዊ ፖለቲካቸውን ወደዛም ሂጄ አውቃለሁ

ጾም ትጾማለህ? የሚለው ነገር አዎ እጾማለሁ እንደ አንድ የኦርቶዶክስ ተዋህዶ ተከታይ እንደመሆኔ የመጠን ያው ብዙ አይነት የአጽዋም አሉ እነዛ አጽማዎች በምጸማቸው አንድ አርባ የአርባ ጾም አለ ከዛ ደግሞ የሊደት ወይ ደግሞ የንብያት ጾም የሚባልም አለ እንደገና የተለያዩ አይነት ጾሞችስ ስላሉ ከዛ አንዳዎቹ እጾማሉ ማለት ነው ያው የቅርብ ጊዜ ደግሞ ያው የጾመ ነብያት ጾም ነበር የዛኔ ጾሜያለው ሶ ጾም ከበኦትዶክስ ወደ አንዱ የህጎችና ድንቦችን አካል የሆኑ አንድ ህግ ነው። ስለዚህ አዎ ጾም ተጾማለህ? የሚለው አዎ ጾማለው አንዳንዴ ጊዜ ደግሞ ያው ጾም ማለት ከምግቦቹ ብቻ የተለያየ ምግቦች መብላት ብቻ ሳይሆን ያው እንግዲህ የአንደበት ሁሉም የምትጸምበት ነው። ከዛም አለፊ ቢል ደግሞ ያው እንግዲህ ከዘጠኝ ሰዓት እስከ አስራ ሁለት ያለው ነው የሚጸመው እኔ ግን ያው አንዳንዴ እስከ ስድስት ሰዓት ስራ ውዬ እስከ ስድስት ያለውን መጥቼ ወደ ስድስት የምበላበት አለ። ዋናው ጾም ግን ያው ከእነዚህ ከስጋ ከ ከ ወተት ምናምን የተለያዩ ምግቦችን ከእነዚህ መቆጠብ ነው። ከዛ ያው ያን ይመስላል አውን ጾም ጾማለው።

ይቅርታ መጠየቅ ቀላል ነው የሚለው አዎ እንደየ ሁኔታው ነው በጣም ከባድ የሆነ ያስቀየመህ ሰው ይቅርታ ለመጠየቅ በጣም የሚከብድ ይሆናል። ያው ከዛ መካከል እኛ የሆነው ደግሞ ያው ቀላል የሆነ ቀላል ይሆናል ስለዚህ ትንሽ ከሆነ ያው ቀላል ነው። ግን ይቅርታ መጠየቅ ደግሞ የአዋቂነት ስለሆነ በዛ ያስፈልጋል

አዲስ ቴክኖሎጂማ ትወዳለህ? አዎ በጣም ነው የምወደው በጣም ኢንተረስቲንግ በጣም አስፈላጊ ከሚባሉ ከምወዳቸው ነገሮች አንዱ የቴክኖሎጂ አዳዲስ ቴክኖሎጂ መማሮች ናቸው በተለይ ደግሞ በአርቲፊሻል ኢንተለጀንስ እነዚህ በሳይፐር ሴኩሪቲ በክላውድ ኮምፒቲንግ እንደ ደዛዝ ቴክኖሎጂ በጣም መማር ከምወዳቸው የቴክኖሎጂ አይነቶች ናቸው።

የትኛው በዓል ትወዳለህ? የሚለው ያው ብዙ አይነት በዓሎች ነው ያሉት። ያው የክሪስማስ አለ፣ የአዲስ አመት አለ፣ እንደገና ደግሞ ሌሎች ተጨማሪ በዓሎች አለ። ግን እኔ ምወደው በዓል ግን ያው አዲስ አመት ነው። ምክንያቱም በአዲስ አሮጌ ምን አሮጌ አመት አልፎ በአዲስ አመት በአዲስ አስተሳሳስ ምትቀበለው የአዲስ አመት እወደዋለሁ።

የምወደው የምግብ አይነቶች ያው አንደኛ አትክልት አለ ሁለተኛው ፓስታ አለ ሶስተኛው ሞኮረኔዎች አሉ እነዚህ በጣም ከምውዳቸው የምግብ አይነቶች ናቸው። ከተለመዱ የትራዲሽናል የሆኑ የባህል ምግቦች ደግሞ ያው ጎንፎ አለ። እንደገና ደግሞ ያው ጥህሎ የሚባልም አለ። እና እነዚህ ናቸው ከምወዷቸው

ማህበራዊ ሚዲያ ትጠቀማለህ የሚለው አዎ ብዙ ብዙ አይነት ማህበራዊ ሚዲያዎች እጠቀማሉ ከምጠቀማቸው አንዱ ፌስቡክ ነው። ሁለተኛ ደግሞ ያው ቴሌግራም አለ። ሶስተኛው የማህበራዊ ደግሞ ቲክቶክ አለ። እንደገና ደግሞ ሌሎችን የትዊት የማድርግባቸው ትዊተርም ያው እጠቀምባቸዋለሁ እነዚህ ናቸው በብዛት የምጠቀመው

መዝገቦችን ታስቀምጣለህ አዎ አስቀምጣለሁ። ማለት መዝገቦቹ የግል መዝገቦቹ ናቸው። ያው በርግጥ በድርጅቶቹ የራሳቸውን የመዝገብ አቀማመጥ ይኖራቸዋል። ግን በግሌ ግን የተለያዩ ከእኔ ጋር የሚገናኙ ከትምህርትም ቢሆኑም ከስራም ከተለያዩ መዝገቦቹ አስቀምጣለሁ በትክክል ማለት ነው

የምወደው ስፖርት ያው እግር ኳስ ነው አንድ አንድ እንደገና ደግሞ ያው አንድ አንድ ጊዜ ደግሞ የበሊ ቦል አለ ባስኬትቦል የምትጨወጥባቸው እነዛ ከምወዷቸው ስፖርት ናቸው አንዳንድ ጊዜ ደግሞ ጠዋት ተነስተህ ሩጫ የሩጫ ስፖርቱን እወዳቸዋለሁ ግን በብዛት ያው የምወዳቸው የእግሩ ኳስ ጨዋታ ነው።

የምወደው ሽታ በርግጥ የተፈጥሮ የሆኑ ደስ የሚያማሩ ሽታ ካልሆነ በስተቀር ይሄ የ የኬሚክ በኬሚካል የሚመረቱ የሽታ አይነቶቹ ብዙም አይመቸኝም አይአልወድም። ግን በተፈጥሮ ያላቸው ደስ የሚሉ ከአትክልት የሚመነጩ የሽታ አይነቶች ከሆነ ግን ደስ ይለኛል እወዳለሁ ማለት ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ ከሚለው ያው በሳምንት ሁለቴ ወደ ገበያ እሄዳለሁ አንደኛው ሰኞ ነው ሁለተኛው ደግሞ ቅዳሜ ነው፤ ያው እንግዲህ ሰኞ በብዛት የምሄድባቸው ሰኞ ነው በብዛት ምክንያቱም የምፈልጋቸው እቃዎችን ማገኛቸው ቅዳሜ ነው፤ ቅዳሜ አይምን ሰኞ ነው እሁድ ደግሞ ያው ያለቀ ከሰኙ እስከ ሰኙ ያለው ይጠቀምበታል።

አዎ እንደመታደሉ ሆኖ ከጎረቤቶቼ ጋር ጥሩ ግንኙነት ነው ያለኝ አብዛኛው ጊዜ በባህሪዬ ከሰዎች ላይ የምቀራረብ ሰው ነኝ። በዚያ ልክ ደግሞ ከጎረቤቶቼ ጥሩ ግንኙነት አለኝ። ይሄ ያንን ይሄ ከራሴ የሚመነጨው ነው። ሁለተኛው ደግሞ አስፈላጊ ነው። ከጎረቤትህ

ስራን ትወዳለህ? ሚለው አዎ በጣም እወዳለሁ። ስራዬን አከብራለሁ የኔ ስራ አስተማሪነት ነው። ስለዚህ በጣም ሌሎች ሰዎች በእውቀት የምታንጽበት የምታስተምርበት ነው ስለዚህ በጣም እወደዋለሁ። ተጨማሪ የተጨማሪ የግል ስራም አለኝ እና ሁሉም ስራዬን እወዳለሁ። አዎ

ግን የምወዳቸው የፍራፍሬ አይነቶች ያው አንደኛውን ያው ብርቱካን ነው ያው አረንሺ ነው የምንላቸው ናቸው በርቱካን አለ፤ ከዛ ደግሞ ያው ሙዞች አሉ በተጨማሪም የ እነዚህ የ የተለያዩ የፍራፍሬዎቹ ተጨማሪ ፍራፍሬዎችም አሉ እና እነዛ ናቸው የምወዳቸው።

የቅዳሜና እሁድ ምን ታደርጋለህ? የሚለው በአብዛኛው ጊዜ ቅዳሜና እሁድ ከሰኞ እስከ አርብ የሰራ ነው ስራ እረፍት ላይ ስለሆነ። ያው ቤተሰቦቼ እጠይቃለሁ ጓደኞቼም እጠይቃለሁ ከጓደኞቼ ውጥቼ ምዝናናባቸው በተለይ ቅዳሜ እሁድ ደግሞ ሄጄ መዝናኛው ቅዳሜ እንኳን ያው የማጥብበት አንዳንድ ልብሴን የማጥበበት ጊዜ ነው

ዳቦ ማብሰል ትችላለህ የሚለው ነገር እንኳን እኔ እንኳን አልችልም መብሰል አልችልም ያው እኛ ሀገር በብዛት ዳቦ በቤት ውስጥ ከሆነ የሚያበስሉት ያው ሴቶች ናቸው። እነሱ ናቸው በደንብ የሚችሉት እኔ ያው ወንድ እስካሁን ድረስ ያው ብዙ ማብሰል አልችልም። በርግጥ ሌሎች ሊችሉ ይችላሉ እኔ በግሌ ግን ዳቦ ማሰል አልችልም።

ምን አይነት ልብስ ትወዳለህ? የሚለውን ያው እንግዲህ ቀለል ያሉ ልብሶች ነው አብዛኛው ጊዜ የሚወዳቸው። ያው እንደዚህ ካኪ አለ ያው እንደገና ደግሞ ቱታ ነገር ልብሶችም አሉ። በብዛት የቱታና የካኪ ልብሶች ናቸው የምወዳቸው። ሌሎች እንደ ጅንስም አለ አንዳንድ ጊዜ የማደርጋቸው

የስራ ጊዜ እንዴት? ነው የሚያለው ያው ጥሩ ነው እንግዲህ የስራ ጊዜ የሚባለው እኛ ጋር ከሰኞ እስከ አርብ ያለነው ከሰኞ ስካር በጣም ቢዚ ነው የምትሆንባቸው ጊዜዎች አሉ። ግን ያው በስራ ያለን ነገር ደስተኛ ከሆንክ ደግሞ ከሰኞ እስከ አርብ ያለው በጣም በደስታ ነው የምናሳልፋቸው ከባድ ጊዜ ሲሆን ደግሞ ያው ትሽት ድብርት የሚገባው

በዶቄ መፍጨት ታውቃለህ የሚለው ነገር እውነት ለመናገር እስካሁን በዱቄ ፈጭቼ አላቅም፤። በዱቄ ማለት ያው እንግዲህ ትርጉሙን እንትን አደርጋለሁ ግን ዙሮ ዙሮ ግን በድርቅ ፍጭ መፍጨት ታውቃለህ ብለህ አላውቅም ከዚህ በፊትም አለ ሰርቻ

ዋና ሀላፊነታችን ምንድን ናቸው? የሚለው በቤት ውስጥ ሆኖ ያው የቤት አባወራ ነኝ። እኔ ነኝ የቤት አባወራ እንከታተላ ሀላፊነት መውሰዳቸው። በስራዬ ከሆነ ደግሞ ለኔ የሚመቸኝ የት ላይ የማት ብዙ ሀላፊነቶች አሉ። ከነዛ ሀላፊነቶች ደግሞ እኔ የራሴን የሚመለከተኝ የተወሰነ ሀላፊነት የተሰጠኝ አለ። እዛ

የአካባቢው ገበያ እንዴት ነው የሚለው በጣም የተወደደ ነው። በጣም እቃዎቹ ከተለያዩ ቦታ ነው የሚመጡት ግን እኛ ጋር ያለውን የገበያ ሁኔታ በጣም ከባድ እና በጣም ስሱ ናቸው። በጣም ነው የሚወደዱት የተወደዱ ናቸው አብዛኛወቹ እቃ ለዛ ነው።

በመሬት ላይ መቀመጥ ተመቻችህ የሚለውን እውነት ለመናገር ከሚያስፈራኝ ነገር ቢኖር ያው የመሬት መንቀጥቀጥ ነው እና እስኪ እፈራለሁ እንጂ አይመቸኝም ለማለት ነው። በመሬት መንቀጥቀጥ እኛ ጋር ብዙ ጊዜ ብዙ ጊዜ አይፈጠርም። ግን አለፍ አለፍ ብሎ በአመት የተወሰነ ጊዜ ነው የሚታየው።

አ ያው የምወዳቸው ቁጥሮች የመጀመሪያው ያው ሰባት ቁጥር ነው ከዛ አስራ ሁለት ነው እንደገና አስራ ዘጠኝ አለ እንደገና ደግሞ ሃያ ዘጠኝም አለች እነዚህ ናቸው በብዛት ከምወዳቸው የቁጥር አይነቶች ማለት ነው። እነሱ ተጨማሪ ቁጥር አለ

በብዙ ህዝብ መካከል መሆን ትመቻቸው የሚለው እውነት ለመናገር አብዛኛው ጊዜ ህዝብ በህዝብ በበዛበት ቦታዎች ሲሆን አይመቸኝም፤ ምክንያቱም ያው ኖ ጫጫታ አለ፤ የሰዎች ያይን የተለያየ ስለሆነ ከሚከብደኝ በቃ መሃል አንዱ በህዝብ መካከል ነው ማለት ነው ለዚያ ነው የማይመቸኝ።

ስንት ሰዓት ትተኛለህ የምነው አብዛኛው ጊዜ ከአምስት እስከ ስድስት ሰዓት ያለው ነው የምተኛበት። ያው ከስራው ውዬ የመጣሁበት ሰዓት አለ። ከዛ እስከ ሁለት ሰዓት ያለውን የዜና ሰዓት ነው። ከ ሶስት እስከ አራት ደግሞ አንዳንድ ጊዜ ፊልሞች የማያቸው ሰአታቸውን አብዛኛው ግን ከአምስት እስከ ስልስት እተኛለሁ።

የስራ ልብስ ትለብሳለህ የሚለው ነገር እንዳጋጣሚ ሆኖ እኛ ጋር ብዙ የስራ ልብስ እንደ አንድ ድርጅት የ እቃዎች የምናመርትበት አይደለም። በርግጥ እንደ አስተማሪ ያው ጋውን አለ ነጭ ልብስ አለ። እሷ አንዳንድ ጊዜ የምለብስበት ነገር አለ ከዛ ውጪ ግን ብዙ ሪፎርም የለም።

መዋቢያ ትጠቀማለህ የሚለው ነገር አዎ እጠቀማለሁ አንዳንድ ጊዜ ያው ለተለያዩ ምክንያት እጠቀማለሁ መዋቢያ። ያው ቤት ውስጥ ካለ የ ለቤቱ ለማሰማሪያ እንደገና ደግሞ በስራ ቦታ ደግሞ ያው የኦፊስ። የምራበት ቦታ ለመዋቢያ እጠቀማለሁ

አብዛኛው ጊዜ ከስራ ሰዓት በኋላ አልሰራም ያው እንግዲህ እስከ አስራ አንድ ሰዓት ነው ስራ የምትቆያበት ከዛ በኋላ በሰርቪስ አድርጌ ቤቴ ከመጣሁኝ ያው ቤት ያለው አክቲቪቲ አንዳንድ ስራዎች ናቸው የምስራቸው። ያው ከልጆቼ ከቤቴ እጫወታለሁ የስራ ሰዓት ለነገ የሚሰራ ነገር ካለው ደግሞ እሰራለሁ እንጂ ሌላ ብዙ ስራ የለም

በአካባቢያችን ድልድል አለ። አዎ ከአንድ ከተማ በሌላ ከተማ የሚያሻግሩ አንዳንድ ያው ሽንጥሮ ቦታዎች የበዙበት አለ። ስለዚህ ለምሳሌ ከእኛ ጋር ከመቀሌ ወደ አዲግራት የምትሄድባቸው እንደገና ደግሞ ከዚህ በመስተ ምዕራብ አካባቢ ደግሞ አለ ድልድዮች አሉት።

ሹራብ መስፋት ትችላለህ? ለሚለው ነገር እውነት ለመናገር ያው መስፋት አልችልም የሹራብ የራሱ ባለሙያዎች አሉት። በኖርማል የሚችሉ ሰዎች ናቸው። በኔ በኩል ግን ያው ሹራብ መስፋት አልችልም። ከዚህ በፊትም ያው ሹራብ ሰፍቼ አላውቅም ማለቴ ነው።

አዎ አንዳንድ አንዳንድ ስልጠናዎች እወስዳሉ በአካል እንደ ወርክሺፕ ያስፈልጋል አንዳንድ ለስልጠና የሚያስፈልጉ ከሙያዬ ተመሳሳይ የሆኑ ስልጠና እወስዳለሁ። እንደገና ደግሞ በኢንተርኔት አማካኝነት ደግሞ የተለያዩ ሰርቲፊኬት የሚያስፈልጉ ስልጠናዎቹን በኦንላይን ሰርቲፊኬት አለው በአካልም ያው የተለያዩ ስልጠናዎቹ እወስደዋሉ።

ከአለቃዬ ጋር ግንኙነት እንዴት ነው? የሚለው ያው ግንኙነታችን ጥሩ ነው ያው በስራ አብዛኛው ያለው ግንኙነት ከስራ ጋር የተገናኘነው፤ ከስራ ውጭ ያለው ደግሞ ያው አብረህ ቡና የምትጠጣበት፣ የምትዝናናበት ነገር ይኖራል። አጠቃላይ ግን ከአለቃዬ ያለው ግንኙነት በጣም ጥሩ የሚባል ደረጃ ነው።

የምወደው የስፖርት አይነት ያው አንዴ እግር ኳስ ነው ከዛ ቀጥሎ ደግሞ የቦሊቦል ባስኬትቦል ጨዋታ ነው። ስለዚህ ባስኬት ቦል አብዛኛው ጊዜ ጠዋት ጠዋት ስ ስፖርት። በግሌ ደግሞ የሩጫ ስፖርቶች እወዳለሁ። ግን ዋናው ግን ያው እግር ኳስና የቦሊቦል ጨዋታ ስፖርታቸው ናቸው የምወዳቸው

ያው በልጅነቴ የነበረው የመኖሪያ ቤት ሁኔታ ያው በጣም የቤት ክራይ ነው የራሳችን ቤት አልነበረም። ያው እናቴ እየሰራች የቀን ስራ እየሰራች ያው በቤት ክራይ ስንተዳደር የነበረው በልጅነቴ የነበረው የቤት ክራይ ስለሆነ ያን ያህል ብዙም ማጣጥመው ነገር አልነበረም

ዝናብ ሲዘንብ ምን ታደርጋለህ? የሚለው ነገር ያው አጋጣሚ በመንገድ ላይ ከሆንኩኝ ያው የዛንጭላ የምይዝበት ምንገድ አለ ወይ? ደግሞ ወደ ዝናብ የማይዘንብበት ቤት ውስጥ ወይ ደግሞ ሌላ የምደበቅበት ነገር አለ። ግን አብዛኛው ግን ዝናብ ሲኖር ግን ቤት ነው የምቆየው ቤት መቆየት እፈልጋለሁ።

ስጦታ መስጠት እወዳለሁ የሚለው አዎ። መስጠት እወዳለሁ ብዙ አይነት ስጦታዎች አሉ። ለጓደኞቼ የሚሰጣቸው ስጦታዎች አሉ እንደገና ደግሞ ለሚስት የሚሰጠው። ስጦታም አለ እንደገና ለልጆቼ የሚሰጣቸው ስጦታዎች አሉ። ከዛ ልፍ ብሎ ደግሞ ለባልደርባዬ አብሮ የምሰሩ ስራዬ ከእኔ ጋር የሚሰሩ ሰዎችም አሉ እነሱም የምሰጣቸው የስጦታ አለ። በርግጥ የስጦታው አይነት ይለያያል ለምሳሌ ለሚስት የምትሰጠው ስጦታ ያው እንግዲህ ልብስ ነው የሚለው። እንደገና ደግሞ ያው የጌጣ ጌጣ አይነቶች እንደገና ለራሱ የሚመቸው የሚጠይቁት ነገር ትሰጣለህ። ለልጆቼም ያው ጫማና ልብስ ያው በክርስማስ ሲሆን እንደገና ደግሞ ያው በትምህርታቸው የተሻለ ውጤት ሲያመጡ ስጦታ መልክ መስጠታቸው አሉ። ለጓደኞቼ ግን ያው እንግዲህ በስጦታ መልክ የመስጠታቸው ያው በፓኬጅ የሞባይል ባኬጅ አንዳንድ ጊዜ የተለየ ኢቨንት ስኖር ወይ ደግሞ የተለየ ብር ሳገኝ በቃ እስኪ ለገ ጓደኞቼ ላካፍላቸው ከማለት አንፃር። የተወሰነ ስጦታ በፓኬጅ አይነት ስጦታ እሰጣለሁ ያው በብር ባይሆን እንደገና ደግሞ ከዛ ውጭ አለው። ለጎረቤት ብዙ ሰው አንዳንድ ጊዜ አለ በስጦታ መልክ ገዝተህ ሌላ የሆነ እቃ ነገር የምትሰጠው መንገድም አለ። እነዚህ ናቸው እና ስጦታ ሰጥተህ ታውቃለህ የሚለው ነገር አዎ ሰጥቼ አቃድሮኝ

ቀዝቃዛ የአየር ሁኔታ እወዳለሁ ምክንያቱም ከሙቀታማ የሆኑ ነገሮች ቀዝቃዛ የሆነ የአየር ሁኔታ ይሻላል። ምክንያቱም ቀዝቀዝ ያለ ሲሆን አንደኛ በጨመረ ልብሶችም ትጨምራለህ። እንደገና ደግሞ ያው እሱ እሱን እንደተከተተል መቆት ግን በጣም ነው የሚያስጠላኝ ዞርዞር ቅዝቀዛ የምትሆን እወዳለሁ ብዬ በራሴ መልኩ ማለት ነው

ወደ ስራ ትሄዳለህ? የሚለው አዎ እሄዳለሁ። ያው ሁል ጊዜ ከሰኞ እስከ አርብ ወደ ስራ የሚሄድበት ጊዜዎች ናቸው። ቅዳሜና እሁድ ያው ስራ አልሄድም። ግን አዎ ወደ ስራ ትሄዳለህ? የሚለው አዎ ከሰኞ እስከ አርብ ያለውን ወደ ስራ የሚሄድባቸው ጊዜዎች ናቸው

ስለ ፀጉርህ መንከባከብ ትወዳለህ? የሚለው አዎ ፀጉሬ መንከባከብ እወዳለሁ በእርግጥ። ድርቅ የድርቀት አንዳንድ ጊዜ ነገሮች አሉ። ግን ያው በቃ ያለኝ አማራጭ ጠዋት ጠዋት ተነስተህ መታጠብ ትታጠባለህ። እንደገና ደግሞ ድርቀት ለመከላከል ያው የቅባት አይነቶችም የሻምፖ አይነቶችም

አዎ ጺም ብዙ ጊዜ አቆያለሁ ጺም ታቆያለህ ለሚለው አዎ ብዙ ጊዜ ጺም አቆያለሁ። ይመቸኛል። ዝም ብሎ ፊቴ ነፃ ከሚሆን። ብዙ ጺም ሆኖ ቅርጽ አውጥተህ ጺም ኖሮህ ጺም ኖሮህ ያው ቅርጽ ማውጣት ነው በባህሪዬ

የምወዳቸው የቁጥር አይነቶች ያው የመጀመሪያ ሰባት ነው ከዛ አስራ ሁለት አለ። እንደገና ደግሞ አስራ ዘጠኝ አለ ከዛ አለፍ ብሎ ደግሞ ሃያ ዘጠኝ አለ። እነዚህ ቁጥሮች በብዛት የሚመቹኝ ቁጥሮች ናቸው የምመርጥባቸው በጣም የራሴ የግሌ በብዛት ምመርጣቸው ማለት ነው

የራሴ የግሌ ልዩ ልዩ ችሎታ ብዬ የማስባቸው በርግጥ እንደ አንድ ሰው የራሱ የራሱ ችሎታ ይኖራል የኔ እንደ ጥሩ የሚላቸው ከሰዎች የመግባባት ችሎታዬ ያው ጥሩ ነው። እንደገና ደግሞ ኮሚኒኬሽኔ ጥሩ ነው። ከዚያ በኋላ ደግሞ ያለውን ያው ስሜታዊ ያለመሆንና ቅርበህ የመረዳት ችሎታ አለኝ

በምንጣፍ ላይ ትቀመጣለህ የሚለው? ያው ይሄ ብዙ ጊዜ ምንጣፍ ላይ አልቀመጥም። ያው ቤት ውስጥም ካልኑ በሶፋ አለ እንደገና ደግሞ ሌሎች የእንጨት ውጤቶች ወንበሮች አሉ በዛ ነው። የምጠቀመው ስራ ላይ ደግሞ ከሆነ የራሱ ወንበር የስራ ወንበር አለ። ከዛ ውጪ ግን በምንጣፍ ብዙ ጊዜም አልጠቀምም

የምወደው የሬስቶራንት አይነት ያው አብዛኛው ጊዜ የምግብ ነው እነዚህ አትክልት የአትክልትና ፍራፍሬ የሚሰጥባቸው የሬስቶራንት አይነት እወዳለሁ። በዛ ላይ ተጨማሪ ደግሞ እነዚህ የመዝናኛ ያለባቸው የስፖርት ተጨማሪ ስፖርት ያላቸው እና ቡና ሻይ የሚጨመርባቸው ሬስቶራንቶችን እወዳለሁ።

ጫጫታ ታገኝበት ታገኝበት ትችላለህ የሚለው። ያው ማለቴ ይለያያል እንደየ እንትኑ ነው። ቤት ውስጥ ከሆነ በጥቂት እያንዳንዱ የልጆች ጫጫታ ይኖራል። በስራ ቦታ ሲሆን ደግሞ ያው የመሳሪያዎቹ የአንዳንድ የኮምፒውተሮቹ የመሴጅ ጫጫታ ሊኖር

በገበያ በገበያ ዋጋ መደራደር አዎ እወዳለሁ ማለት አንዳንድ ጊዜ መምረጥ ነው ትንሽ የሚያስቸግር እንጂ በዋጋው በጣም ነው የምደራደረው እነሱን በጣም ከፍ ከፍ አድርገው ሲነግሩኝ እኔ ዝቅ አድርጌ ነው የምነግረው። ስለዚህ መጨረሻ ላይ ወደ መሃል ወደ እኛ ሁላታችን ወደ ሚያግባባን ነገር እንመጣለንና እንደራደራለን

ሌሎችን ማስተማር ትችላለህ? የሚለው አዎ ሌሎችን ማስተማር እችላለሁ ባለኝ አቅም በራሴ ያለኝ የራሴ የተለየ ችሎታ አለኝ። በነዚያ ችሎታዎች ልጆች ማስተማር በስራዬ በሙያዬ ደግሞ ከተማርኩት ሙያ ደግሞ ያው ማስተማር እና በቴክኖሎጂ የአት ኢንፎርሜሽን ቴክኖሎጂ ሌሎች ተማሪዎች እና ሌሎች ሰዎች ማስተማር እችላለሁ